ቻው ቻው እንግዲህ ገና ወደ ሰርቬው ወደ ጥያቄው ስገባ ቻው ቻው ብላችሁኛል እኔም እንግዲህ በዚህ ቃል ላይ ትንሽ መግለጫ ብቻ ወይም ማብራሪያ ሰጥቼ እኔም ቻው ቻው ብዬ እወጣለሁ ማለት ነው። እንግዲህ ቻው የሚለውን ቃል እንዲሁ ዝም ብለን በጥሬ ትርጉሙ ስናየው ምንድነው? ሁለት የተለያዩ ሰዎች ማለትም እንግዲህ በአካላቸው ሁለት ሰዎች ሊሆኑ ይችላሉ ሶስት ሰዎች ሊሆኑ ይችላሉ። ወይም ብቻ ሁለት ወይም ከዚያ በላይ የሆኑ ሰዎች። የሆነ አብረው ቆይተው ሊሆን ይችላል ወይም ደግሞ መንገድ እየተጓዙ ሊሆን ይችላል። ወይም ደግሞ አብረው ስራ ሲሰሩ ውለው ሊሆን ሊሆን ይችላል። አልያ ደግሞ ብቻ በአንድ ርዕሰ ጉዳይ ላይ ሊሆን ይችላል ወይም መስመር ላይ ተገናኝተውም ሊሆን ይችላል ወይ በአንድ ርዕሰ ጉዳይ ላይ። ቁጭ ብለው ወይም ቆመው ወይም ተቀምጠው ወይም ጉዞ እየተጓዙ አብረው ጊዜ ብቻ የሆነ ጊዜ አብረው አሳልፈዋል ከዚያ በኋላ። እነዚህ ሰዎች ሁላቸው ሁሉም ቢሆኑ ወደየባታቸው ወይም ደግሞ ወደየሚመለከታቸው ቦታ ሊለያዩ ይችላሉ ዜን ምንድነው? እነዚህ ሰዎች አብረው ቆይተዋል ሲለያዩ ምንድነው የሚሉት? ቻው ቻው ይባባላሉ ቻው ማለት ሰላም ሁን ቸር ይግጠመን። ዳግም እንደገና እስከምንገናኝ ሰላም ቆይ አይነት የሚል ትርጉም ይዞ የመጣ ቃል ነውና። ቻው ቻው እንግዲህ በዚህ አጋጣሚ እኔም። ገና ስገባ ነው ያስደነግጣችሁኝ ቻው ስላላችሁኝ እኔም እንግዲህ ይሄንን ተገለጽኩኝ ይበቅኛል እና። እኔም ከዚህ ትንታኔ ቻው ብዬ መሰናበት እፈልጋለሁኝ። እና ቻው ሰላም ይግጠመን በሚቀጥሉት የተለያዩ ርዕሰ ጉዳዮች እመጣለሁኝ። ዳግም ተመልሼ ማለት ነው እስከዚያው ሰላም ሁኑ ቻው አመሰግናለሁ።

እሺ ሰላም እንዴት አላችሁ የተጠየቁትን ጥያቄ አነብና መልስ እሰጣለሁ ማለት ነው። የስራ ባልደረባ ይላል። እንግዲህ በመጀመሪያ የስራ ባልደረባ ማለት ምንድነው? አንድ ተቋም ላይ የመንግስት ተቋም ላይ ሊሆን ይችላል። ወይም ደግሞ የግለሰብ ተቋም ላይ ሊሆን ይችላል። ለምሳሌ እኔ አሁን በዩኒቨርሲቲ ደረጃ በደብረ ማርቆስ ዩኒቨርሲቲ ስራ ላይ ነኝ አለሁኝ በዚህ ስራ ላይ እያለሁኝ ምንድነው? እዚህ ተቋም ውስጥ የተለያዩ የተለያየ ሙያ ያላቸው የተለያዩ የትምህርት ደረጃ ያላቸው እና እንደዚሁም የተለያየ ብቃት ያላቸው ሰዎች። እንግዲህ ለዩኒቨርሲቲው ስኬት በተለያዩ ርዕሰ ጉዳዮች ወይም ደግሞ በተለያዩ የትምህርት ዘርፎች ላይ የራሳቸውን የሆነ ክህሎታቸውን እዚህ አስተዋጽኦ ያደርጋሉ። በዚህ ይሄንን በዚህ ግንኙነታችን ደግሞ እነዚህ ሰዎች እንግዲህ ለዩኒቨርሲቲው እድገት ለዩኒቨርሲቲው የጋራ አላማ ማለት ነው ሁላችንም በአንድ ላይ ነው የምንሰራ። ስለዚህ በዚህ አጋጣሚ እኛ ምንድነን ማለት ነው የስራ ባልደረባሞች ነን ማለት ነው። ጓደኛሞች ነን በስራ የምንገናኝ ጓደኛሞች ነን ማለት ነው። ለምሳሌ ሌላ ምሳሌ አንስቼ ባይ ለምሳሌ አንድ ይቅርታ

እሺ ድምፄ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ እያልኩኝ እንግዲህ እንደተለመደው የተከበረ ሰላምታዬን በድምጽ እያሰማሁኝ ማለት ነው። የተጠየኩትን ጥያቄ አነብና ለጥያቄው የመልስ ትንታኔ እሰጣለሁ። ወደ ጥያቄው ትርፍ ይላል። እንግዲህ ትርፍ የሚለውን ቃል ምንድነው? የሆነ ሰው። የሆነ ስራ ሲሰራ የሆነ ነገር ሲሸጥ ገዝቶ ሊሸጥ ይችላል ወይም ደግሞ። ገዝቶ ሲሸጥ መጀመሪያ ከገዛበት ዋጋ በላይ እንግዲህ ሊሸጠው ይችላል። ወይም ደግሞ በገዛበት ዋጋ ራሱ ሊሸጠው ይችላል። ወይም ደግሞ በተለየ ሁኔታ ከገዛበት ዋጋ በታች ራሱ የሚሸጥበት ሊሸጥ የሚገደድበት ሁኔታዎች ሊመጡ ይችላሉ። እና በዚህ ሰዓት ምንድነው ትርፍ የምንለው እኛ? ትርፉ አወንታዊ ነው አሉታዊም ነው እንላለን ማለት ነው። ኔጌቲቭም ሊሆን ይችላል ፖዘቲቭም ሊሆን ይችላል ባይ ዘ ዌይ ትርፍ ስንል ማለት ነው። ትርፍ እንዲሁ ጭማሪን ወይም ቅናሽን የሚያመለክት ነው። ለምሳሌ ሰሞኑን እንግዲህ ቅድምም ገልጬዋለሁኝ የጥምቀት የገና እነዚህ የተለያዩ አመታዊ በዓላት ሰሞኑን በእኛ አካባቢ እንግዲህ አሳልፈናል። በእነዚህ በዓላት እነዚህን በዓላት መሰረት አድርጎ በተለይ ሁሉም እቃዎች ከተለያዩ ከሚመረቱበት ቦታ ማለት ነው የቤት ውስጥ የመገልገያ እቃዎች ሊሆኑ ይችላሉ። እንደዚሁም ደግሞ ከብት በተለይ እንደዚህ እንደ ቢላዋ አይነት ነገር እና። ከብት የከብት ዘር የሆኑ ላም በሬ እንደዚህም በግ ፍየል እንደዚሁ በብዛት ገብያ ላይ የሚገቡ ናቸው። ስለዚህ ከየት ይመጣሉ በመጀመሪያ ደረጃ ከተለያዩ እነዚህ የነዚህ ሀብቶች ካሉበት አካባቢ። በነጋዴ አማካኝነት ነጋዴ ይዟቸው ይመጣል ግን ነጋዴ ከዚያ ቦታ ይዟቸው ሲመጣ። በሆነ የብር ገዝቶ ነው የሚመጣ ከዚያ በዚያ በገዛበት ብር ለምሳሌ አንድ በግ። በሁለት ሺህ እስከ ሃያ ስድስት ሺህ እስከ አስር ሺህ ባለው ብር ሊገዛ ይችላል ዞሮ እንደ እንደ በጉ አቅም ማለት ነው። ስለዚህ ለምሳሌ ስድስት ሺህ ብር ገዝቶ ከሆነ ቦታ ላይ። ይዞት ይመጣል እዚህ እኛ አካባቢ ላይ ለምሳሌ ደብረማርቆስ ላይ ልነግድ ብሎ ማለት ነው። ስድስት ሺህ ብር ከደንበጫ ገዝቶ ደብረ ማርቆስ ላይ ሰባት ሺህ ወይም ደግሞ ስምንት ሺህ ሆነኛል ብሎ ያመጣና ሊሸጥ ገበያ ሲያመጣው። ምናልባትም እንደሱ ሌሎቹም ብዙዎቹ ከተለያየ ቦታ በግ ይዞ የበግ ገበያ በጣም ከበቂ በላይ ሊሆንና በግ እንግዲህ እንደተጠበቀው። በጥሩ ዋጋ ላይሸጥ ይችላል ማለት ነው የበቅ ፈላጊ ሊቀንስ ይችላል ማለት ነው። በብዛት በግ ስለገባ ማለት ነው በዚህ ሰዓት ሰውየው ወይ በራሱ በስድስት ሺህ ሊሸጠው ይገደዳል አልያም ደግሞ ከስድስት ሺህ ብር በታች ወርዶ ራሱ ሊሸጥ ይችላል ማለት ነው። ስለዚህ በራሱ በዋጋው ከሸጠው ትርፉ ዜሮ ይሆናል ማለት ነው። ከዋጋው በታች ከሸጠው ደግሞ ይሄንን በግ ማለት ነው ከስድስት ሺህ ብር በታች ከሸጠው ኔጌቲቭ የሆነ ትርፍ ያገኛል ማለት ነው። ያ ማለት አሉታዊ የሆነ ትርፍ ይኖረዋል ማለት ነው። ያም ከኪሱ አወጣ እንጂ እንደውም አላተረፈም ማለት ነው። ነገር ግን ሰውየው ደግሞ እንደዚህ እንዳይከስር ነገሮችን አጢኖና በደንብ ተረድቶ ስለሆነ መቼም ነጋዴ ብልጥ ነውና በዚህ ልክ ተዘጋጅቶ ስለሚገዛው እርግጠኛ እንደሆነ ማለትም ሲገዛው አትርፎ እንደሚሸጠው እርግጠኛ ሆኖ ስለሚገዛው ብዙ ጊዜ ማለት ነው። የበግ ቢያንስ እንደው ቢያንስ ስድስት ሺህ የገዛውን ሰባት ሺህ ወይም ስድስት ሺህ አምስት መቶ እስከ ስምንት ሺህ እስከ አስር ሺህም ሊሸጠው ይችላል ማለት ነው። ስለዚህ እሱ ከገዛበት ዋጋ በለይ ያለው የብር መጠን እዚህ ጋር ምን ይሆናል ማለት ነው? አወንታዊ የሆነ ትርፍ ወይም ደግሞ ትርፍ ገንዘብ ይሆናል ማለት ነው። በዚህ ልክ ነው እንግዲህ ትርፍ የምለውን የምንረዳው። ከዚህም በተጨማሪ ትርፍ ስንል በአጠቃላይ ተጨማሪ ማለት ነው። በመጀመሪያ ደረጃ ቃሉ ትርፍ የሚለው ተጨማሪ ማለት ነው። ተጨማሪ እንግዲህ አንድ በብር መጠን ሊሆን ይችላል። ሁለትም ደግሞ ለምሳሌ ምን ሊሆን ይችላል ትርፍ ገላ ሊባል ይችላል ማለት ነው። ትርፍ ገላ ማለት እንግዲህ እንደሚታወቀው የሰው ልጅ። ሁለት አይን አንድ አፍንጫ እንደዚሁም ሁለት ጆሮ። አምስት በአጠቃላይ አስር የእጅ እጣት አስር የእግር እጣት ይኖረዋል። በኖርማል ማለት ነው። ከዚህ በተለየ ግን ለምሳሌ ጣቱ ላይ እጅ ጣቱ ላይ አንድ ጣት ትርፍ በተጨማሪ ብትገኝ ይቺ ምን ትባላለች ማለት ነው። ትርፍ ጣት ተጨማሪ ጣት እያልን ነው ማለት ነው። እና ትርፍ እንግዲህ በተለያየ አረፍተ ነገርም ቢገባ ምንድነው ዞሮ ዞሮ ተጨማሪ የሚለውን ትርጉም ይዞ ስለሚመጣ ያን ያህል አወዛጋቢ ቃል አይደለም። በዚህ ልክ ነው እኔ የምረዳው እንግዲህ ደቂቃው እያለቀብኝ ስለሆነ። ትርፍ በሚለው ቃል ላይ ያለኝ ትንታኔ ይህንን ይመስላል። ሰላም ቸር ይግጠመን እንግዲህ በሚቀጥሉት ርዕሶች እስከምንገናኝ እላለሁ

እንግዲህ እንደተለመደው የትኛውንም አይነት ስራ ከመስራቴ በፊት ሰላመ እግዚአብሔርን ለሁሉ ለሰው ልጅ በመመኘት ነውና አሁንም እንዲሁ ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩኝ መልካም ምኞቴን እየገለጹ ማለት ነው። የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው መልስ እሰጣለሁኝ። ላክ ይላል። እንግዲህ ላክ ማለት በመጀመሪያ ደረጃ ላከ ላከ ማለት ነው ላከ ስንል ምንድነው? የሆነ አሸጋገረ ወይም ደግሞ መልእክት ላከ ልንል እንችላለን ወይም ደግሞ የሆነ ቁስ አካልን በሆነ አማካኝነት ከሆነ ቦታ ወደሆነ ቦታ መላክን ወይም መስደድን ያመለክታል ማለት ነው። ስለዚህ ላከ ሰደደ ማለትም ይሆናል ማለት ነው። ለምሳሌ ምንድነው? አበበ አበበ የሚባል ጓደኛ አለኝ ዛሬ የግል ኮምፒውተሪን ይዘህልኝ ና ብዬው እቤቱ ይዞት ይመጣል ከዚያም እንድልል እችላለሁኝ። የራሴን ልጅ ደግሞ አበበ ቤት እልክና ኮምፒውተሩን የግል ኮምፒውተሬን እቤት ይዞልኝ እንዲመጣ አዝዤ እልከዋለሁ ከዛ። አበበ ይሄ ከኮምፒውተር ይዞልኝ የሄደውን ሰውዬ ምን እለዋለሁ ደውልና ደውዬ ምን እለዋለሁ? አበበ ልጅ ስለላኩኝ ኮምፒውተሬዬን ላክልኝ እለዋለሁ ማለት ነው ላክ እለዋለሁ ማለት ነው ላክ ማለት ስደድልኝ ማለት ነው ላክልኝ ማለት ስደድልኝ ላከ ማለት ሰደደ ማለት ስለሆነ ማለት ነው። ለምሳሌ ምንድነው? ላከ ስንል አበበ ትልቁን ልጁን ወደ አሜሪካ ላከ ስንል ወደ አሜሪካ ሰደድ አሜሪካ ሄደ ወይም ደግሞ ወደ አሜሪካ ለሆነ ጉዳይ ሊሆን ይችላል ምናልባትም የዜግነት እድሉን አግኝቶ ሊሆን ይችላል ብቻ ወደ አሜሪካ መግባቱን መሄዱን የሚያመለክት ቃል ይሆናል ማለት ነው። ስለዚህ ላክ ስል ለምሳሌ ወይም በሌላ አገላለጽ አንተ የሆነ የሆነን ሰው ምንድን ልል እችላለሁኝ። የተ ባለፈው የወሰድከውን እቃ ላክልኝ ወይም ላክ ልለው እችላለሁ። ላክ ያ ማለት አምጣልኝ ስደድልኝ እያልኩት ነው ወደ እኔ መልስልኝ እያልኩት ነው ላከ ማለት መልሰም ሊሆን ስለሚችል ማለት ነው። መልስልኝ ላክልኝ እያልኩት ነው ማለት ነው። እና ላከ መለሰ ወይም ደግሞ ላከ ሰደደ የሚል የተለያዩ አይነት ትርጉሞች አሉት ዙሮ እንግዲህ ላክ ስንል ስደት ማለት ነው መልስም ማለት ይሆናል ማለት ነው። ይህንንም የተለያዩ ምሳሌዎችን እንግዲህ ቅድም ያነሷቸውም አሉ ሌላም ምሳሌዎች ማንሳት እችላለሁኝ ለምሳሌ። አበበ የአሥራ ሁለተኛ ክፍል የተፈተነውን ልጁን ወደ ዩኒቨርሲቲ ላከ ወይም ላክ ብዬ ብለው እንግዲህ ምንድነው ወደ ትምህርት ቤት መስደዱን ነው የሚያመለክት ማለት ነው። ወደ ዩኒቨርሲቲ መግባቱን ያመለክታል። መስደዱ ዩኒቨርሲቲ መግባቱን ያመለክታል ማለት ላክ ሲባል። ወይም ደግሞ አንድ አበበ የተባለ ሰውዬ አየለ የሚባል ልጅ ቢኖረውና ተትምህርት ቤት በሆነ ምክንያት አቋርጦ ወይም ደግሞ ለተከታታይ ቀናት ዘግይቶ ቢቆይ ትምህርት ቤቱ ምን አይነት ደብዳቤ ይጽፍለታል? ተማሪ ልጅክን ወደ ትምህርት ቤት በቶሎ ላክ ተብሎ ይጠየቃል ማለት ነው። ስለዚህ ያ ማለት ምንድነው? ስደደው ማለት ነው ማለት ነው ወደ ትምህርት ቤት እንዲመጣ አድርግ ስደድልን እያሉት ነው መምራኑ ማለት ነው። ወይም ትምህርት ቤቱ በሌላ መልኩም እንደዚሁ ላክ የሚለው መልስ የሚል ለመሆኑን ስንገልጽ ደግሞ ልክ እንደዚህ የተለያዩ ምሳሌዎችን እያነሳን ዞሮ ማብራሪያ እንሰጣለን ማለት ነው። እንግዲህ ሰዓት አልቆብኛል ሰላም ቸር ይግጠመን በማለት በዚህ እሰናበታለሁ አመሰግናለሁ

እሺ አመሰግናለሁ የደረሰኝ የጥያቄ ምንድነው የሚለው "መልእክት" ይላል። እንግዲህ "መልእክት ምንድነው?" ስንል ከአንድ ሰው ወደ ሌላ ሰው ወይም ደግሞ ከአንድ ተቋም ወደ ሌላ ተቋም መልእክት የሚተላለፍበት መልእክት ስንል ትእዛዝ ማለት ነው። ያ ትእዛዝ ምናልባት አድርግ ወይም አታድርግ ወይም ደግሞ መመሪያ ወይም ደግሞ እንግዲህ ህግ ሊሆን ይችላል ማለት ነው፤ እና መልእክት አንድም በስልክ ይተላለፋል፣ ሁለትም በደብዳቤ ሊተላለፍ ይችላል፣ ወይም ደግሞ ሶስትም በተለያዩ የማህበራዊ ሚዲያዎች መልእክት እንግዲህ ለሰው ልጅ እንደአስፈላጊነቱ ሊሰራጭ ወይም ደግሞ ሊደርስ ይችላል ማለት ነው። ለምሳሌ ዛሬ ዛሬ በጣም ቴክኖሎጂ እንዲሁ እየመጠቀ በጣም የተለያዩ የቴክኖሎጂ አማራጮች ስላሉ የትኛውም ተቋም ላይ የሚለቀቁ መልእክቶች ከመቅጽበት ማለት ነው በፍጥነት በየትኛውም ቦታ ላይ የትኛውም አይነት ሰው በቀላሉ ፈልጎ ማግኘት ይችላል ማለት ነው ያ ማለት ምንድነው ኢንተርኔትን ተጠቅሞ ማለት ነው፤ እና መልእክት እንግዲህ ለሰዎች ተደራሽ የሚሆኑበት ከዚህ በፊት ምናልባትም ደብዳቤ በመጻፍ ሊሆን ይችላል መልእክት የሚደርሰው፤ ወይም ደግሞ የግዴታ መልእክቱ ለሚደርሰው አካል በቀጥታ በፊዚካሊ ሄዶ ቃል በቃል በመግለጽ ሊሆን ይችል ነበረ። ዛሬ ላይ ግን ይሄ ሁሉ ችግር ተቀርፎ አንድ አንድም መልእክት ስልክን ተጠቅሞ ስልክ በመደወል መልእክት ይሰጣል ማለት ነው። ሁለትም ደግሞ ደብዳቤ በመጻፍና ደብዳቤውን በመላክ መልእክት ሊተላለፍ ይችላል። ወይም ደግሞ የተለያዩ እነዚህ ትዊተር፣ ፌስቡክ፣ ቲክቶክ፣ ዩቲዩብ፣ ቴሌግራም፣ ኢሜል የምንላቸው እና ሌሎችም አይነት የት የማነው የፕላትፎርሞች ወይም ደግሞ መተግበሪያዎችን ተጠቅሞ መልእክትን አንድ ግዜ በማጋራት ብቻ ለመላው አለም በ ከመቅጽበት እንዲደርስ በማድረግ በዚህ ልክ ያው ቴክኖሎጂ በጣም እያደገ መጥቷል ነው። እና መልእክት የሚለውን ቃል እንግዲህ ከሰዎች ወደ ሰዎች የሚተላለፍ ትእዛዝ ሊሆን ይችላል፤ ወይም ደግሞ የትእዛዝ የተጠንቀቁ አይነት ትእዛዝ ሊሆን ይችላል፤ ወይም ደግሞ አድርግ ወይም አታድርግ የሚል ትእዛዝ ሊሆን ይችላል። ለምሳሌ እንዲሁ ይሄንን አንድ ምሳሌ አንስቼ ብገልጽ እንደ ሀገራችን እንደ ኢትዮጵያ እንግዲህ ሰማንያ ፐርሰንት የሚሆነው ሰማንያ አምስት ፐርሰንት የሚሆነው ማህበረሰባችን በግብርናው አለም ላይ ነው ያለ። በግብርናው አለም በተለይም እህል በማምረት ማለት ነው። ስለዚህ እህሉን ደግሞ በአስፈላጊ ወቅት ላይ ዘሩን ይዘራል። እንግዲህ ከተለያዩ ተባዮች እየተንከባከበ ተባ በተባዮች እንዳይጎዳ በአረም በነፍሳት እንዳይጎዳ እየተንከባከበ ይቆያል። እንደዚሁ በጎርፍ በመ ዝናብ ማነው በበረድ እንዳይመታ የራሱን የሆነ ቅድመ ሁኔታ እያደረገ ሲንከባከብ ይቆይና ይህንን እህል ኋላ መጨረሻ ላይ ሲበስል ሲያፈራ ሲደርቅለት ደግሞ ሰብስቦ ወደ ጎተራው በማምጣት በዚህ ልክ ነው አሁን ግብርናውን የግብርናው አለም እየተመራ ያለ ማለት ነው፤ እና በዚህ ሰዓት እንግዲህ ይሄንን ሰብል ማለት ነው ከዘር ይዞ እስከ አውድማ ድረስ ባለው የጊዜ ጉዞ ውስጥ የተለያየ ችግር ይመጣል። ስለዚህ ለምሳሌ ዝናብ አንድ ችግር ነው ማለት ነው። ዝናብ አንድም ዝናብ አለመጣል በወቅቱ አለመጣል ለሰብል ሌላ ችግር ነው፤ ሁለትም ደግሞ ሰብሉ ከደረቀ በኋላ ዝናብ መምጣቱም ደግሞ መጣሉ ሌላ ችግር ነው ማለት ነው፤ እና አሁን ለምሳሌ ሚቴዮሮሎጂካል የሚባል ሚቴዮሮሎጂ በሀገር ደረጃ የአየር ንብረት ትንበያ ባለሙያዎች የሚሰሩበት ተቋም ነው። ሚቲዮሮሎጂ የሚባል አለ። ያ ማለት ምንድነው አሁን ለምሳሌ እህል በሚደርቅ ደርቆ ስብሰባ በሚሆንበት ሰዓት ላይ ምንድነው ዝናብ ሊመጣ ይችላል። ያንን ዝናብ እነሱ ይሄ የሚትዮሮሎጂካል ባለሙያዎች ቀድመው ይተነብዩና ለአርሶ አደሩ ምን አይነት መልእክት ወይም ማስጠንቀቂያ ይሰጣሉ ማለት ነው፤ "እጅግ በጣም ከባድ ዝናብ ሰሞኑን ሊጥል ስለሚችል የደረሱ ወይም ደግሞ የደረቁ እህሎቻችሁን ሰብስቡ" የሚል መልእክት በተለያዩ ሚዲያዎች ሊለቁ ይችላሉ። ስለዚህ ይህ መልእክት ከእነሱ ተቋም እንደተለቀቀ በቀጥታ ሰው አንድም በቴሌቪዥን ሁለትም ቅድም በጠቀስኳቸው ሚዲያዎች በቀላሉ ይህንን መልእክት ያገኝና ተግባራዊ በማድረግና እንደዚሁም እህሉን ባላስፈላጊ ዝናብ ተደብድቦ እንዳይወድምበት ቅድመ ሁኔታዎችን አዘጋጅቶ ከችግር ነፃ ይሆናል ማለት ነው፤ እና እንዲህ አይነት ጠቀሜታዎች አሉት የሚል አጭር መልስ ነው ያለኝ እንግዲህ ጊዜው እያለቀብኝ ስለሆነ ሰላም ቸር ይግጠመን በማለት በዚሁ እጨርሳለሁ። ሰላም ሁኑ።

ስሜ ነው? ይላል ጥያቄው። አለሙ ስሜ ነው። ሙሉ ሰው ስሜ ነው። ስሜ ነው ሲል ምንድነው ብዙ ጊዜ እንግዲህ እንዲህ አይነት ቃላት የሚነጋገሩት እነዚህ በቃ አፍላ እድሜ ላይ ያሉ ሰዎች ናቸው። ለምሳሌ አለሙ አለሙና ከበደ የሚባሉ ሰዎች ከበደን ከበደ አለሙን አለሙ ሲለው አቤት ከማለት ይልቅ ስሜ ነው ይላል። ያ ማለት አዎ መጠሪያዬ ነው። ምን ልታዘዝህ? እንደማለት ነው። ይሄ ምንድነው የሚባለው እንግዲህ እዚህ ከተማ ላይ በተለይ ከተማ ላይ ያሉ አፍላ ይሄ በቃ ትኩስ የሚባለው እድሜ ክልል ላይ ያሉ ልጆች ናቸው እንዲህ አይነት ያነጋገር ዘዬ የሚጠቀሙት። እንጂ ስሜ ነው። የሚል ምንም አይነት ያን ያህል ትርጉም የለውም። ስሜ ነው ሲል አሁን ከበደ አለሙን አለሙ ብሎ ሲጠራው ስሜ ነው ይላል። ያ ማለት ምንድነው ምን ልታዘዝህ? እየሰማሁህ ነው። ስሜን ማወቅ እንዴት ያቅተኛል እንዴት ይሳነኛል አይነት ነገር ያለው ያነጋገር ዘዬ ነው ማለት ነው። ዝሮወ ይሄ ፎርማል የሆነ ማለት መደበኛ የሆነ አነጋገር ዘዬ አይደለም። መደበኛ ያልሆነ ያነጋገር ዘዬ ነው። ስሜ ነው ሲል ስሜቱ ራሱ ራሱ ይለያል። ያ ማለት አሁን አለሙ ሲለው በ'ኖርማል' ማለትም እንዲሁ በመደበኛ መስጠት ያለበት መልስ ምንድነው አቤት ነው። ወይም አቤት ወይም ደግሞ ምን ልታዘዝ? እየሰማሁ ነው። ወይም ይሰማል ነው የሚለው። እየሰማሁ ነው አይባልም። 'ባይ ዘ ዌይ' የሆነ ጸያፍ ነው ቃሉ። እና አቤት ወይም ደግሞ ምን ልታዘዝ ነው ማለት ያለበት። ከዚያ ስሜ ነው። ማለት ግን እንትን መልስ ሲሰጠው ምንድነው የሚለው ስሜ ነው። በሚል አይነት የድምጽ ቶን ነው። የሚሰጠው እና በእውነቱ እንዲህ አይነት ሰዎች እንደው እንደዚህ አጉል ትኩስ እድሜ ክልል ውስጥ በመሆን ነው። በርግጥ እንዲህ አይነት ነገር የሚመጣው። ዞሮ ዞሮ ግን ትክክል እንዳልሆናችሁ አውቃችሁ ከእንዲህ አይነት አይነት መልስ ወይም ደግሞ እንዲህ አይነት መልስ ከመስጠት እንድትታቀቡ በዚህ አጋጣሚ ጠንከር ያለ ምክር አዘል አስተያየቴን ነው የማቀርበው ማለት ነው። ምናልባት ይሄን 'አውዲኦ' አዳምጣችሁ ተግባራዊ የምታደርጉልኝ ከሆነ ማለት ነው። እንግዲህ በዚህ ርዕስ ላይ ያለ ትንታኔ ይሄንን ይመስላል። በሚቀጥሉት የተለያዩ ርዕሶች ላይ ዳግም ተመልሼ ማብራሪያ እስከምሰጥ ሰላም ቸር ይግጠመን በማለት እሰናበታለሁ። ሰላም ሁኑልኝ። 'ታንኪው'